እሺ ሰላም ዛሬ ደግሞ በህይወታችን ውስጥ ትልቅ ትርጉም ስላላቸው ቀናት ስለ በዓላት አከባበር እናውራለን ማለት ነው። ከቤተሰብ ጋር ምን አይነት በዓላትን ምን በቤተሰቡ ምን አይነት በዓላትን ያከብራሉ ለሚለው? መልሴ በዓላትን ለኔ ከቤተሰብ ጋር እኔ የምገናኝበት ትዝታዎችን እንዳስባቸው ፍቅራችንን የምንገላለጽባቸው ልዩ አጋጣሚዎች ናቸው የሚል ነው። በሀገራችን ኢትዮጵያ በዓላት በድምቀትና በስርዓት ወይም በስነ ስርዓት ይከበራሉ። እኔም ከቤተሰቦቼ ጋር በመሆን እንደ ፋሲካ ጥምቀት ገና መስቀል ያሉ ታላላቅ በዓላትን በጋራ እከብራለሁ። እነዚህ በዓላት ደግሞ የሚጀመሩ ገና በዝግጅት ወቅት ነው። እናቴና እህቴ በጋራ ሆነው ቅመማቅመሞቸን ሲያዘጋጁ አባቴ ደግሞ ለበአል የሚያስፈልገውን ግብአት ሲሟላ ማየት የበአሉ የመጀመሪያ ደስታ ነው። ያ የዝግጅት ግርግር በቤት ውስጥ ልዩ የሆነ ሙቀትንና ጉጉትን ይፈጥራል። የበዓላት ቀን ማለዳ ሁልጊዜም የተለየ ስሜት አለው። ከቤተክርስቲያን ጸሎት መልስ መላው የቤተሰቡ አካል በአንድ ላይ በአንድ ማዕድ ዙሪያ ይሰበሰባል ያ በጋራ የሚቆረሰው ዳቦ የሚበላው ድንቅ የሀገራችን ባህላዊ ምግብና የሚጠጣው ጠላና ጠጅ በዓሉን በጣም ከፍ ባለ ድምቀት ይሞለዋል። ነገር ግን ከምግቡ በላይ የሚያስደስተኝ ቤተሰባችን ሳቅና ጨዋታ ነው። አያቶቻችን የድሮ ታሪኮችን ሲያወሩልን እኛ ደግሞ የወደፊት ህልማችንን ስናካፍላቸው የሚፈጠረው ትስስር እጅግ የሚያደንቅ ነው። በተለይ ሴቷ አያቴ ስለነበረችበት ከዚህ በፊት በዓልን ታከብርበት ስለነበረው አጋጣሚና በጠቅላላው ስላላት ነገር በቤት ውስጥ እንዴት ይከበር እንደነበር ልጆቿ ማለትም የኛ ቤተሰቦች እናትና አባቶቻችን እንዴት ያከብሩ እንደነበረ ሲነግሩን ሁለቱም አያቶቻችን በጣም ደስ የሚያሰኝና ነገሩንም ቤቱንም ደግሞ በሳቅ የሚሞላ ነበር እና እነሱም ልጅ ሆነው ማለፋቸው ከዛ ደግሞ ያደረጓቸውን ነገር ማወቃችን ለእኛ በጣም የሚያዝናናና የሚያስገርም ነበር። እናም ይሄን ተከትሎ ብዙ ጊዜ አያቶቻችንን ተመሳሳይ ጥያቄ እየጠየቅን ስለቤተሰቦቻችን ለማወቅ እንሞክር ነበር። በተለይ የቡና ስነ ስርዓት ላይ በበዓላት ወቅት ትልቁን ቦታ ይይዛል። ሳሩ ተጎዝጉዞ እጣኑ ታጥኖና በአይነቱ ደርቶ የሚቀርበው ቡና ሰዎችን ሁሉ ለረጅም ሰዓታት አቀራርቦ ያቆያል በዚህ ጊዜ ነው ይቅርታ የሚደረገው ምርቃት የሚሰጠውና አንድነታችን የሚጠነክረው። በበዓላት ስጦታ የምንለዋወጥባቸው ብቻ ሳይሆኑ እርስ በእርስ ጊዜ የምንሰጣጣባቸውን ብዙ አጋጣሚዎች እና ውድ ነገሮች ናቸው። በበዓላት ወቅት ሌላው ደስ የሚለኝ ነገር እንግዳ ተቀባይነታችን ነው። ጎረቤቶች ዘመዶች እና ድንገት ድንገተኛ እንግዶች ጅምር በማዕዳችን ላይ ተካፋይ ይሆናሉ። ይህ መከባበር መተሳሰብ የኢትዮጵያ ትልቁ አሻራ እንደሆነ አምናለሁ። እኔም እነዚህን በዓላት ከቤተሰቦቼ ጋር ሳከብር ማንነቴና ባህሌን ይበልጥ እረዳለሁ። በአጠቃላይ በዓላት እንግዲህ የፍቅር ቀን መቁጠሪያዎች ናቸው ማለት እችላሉ ምክንያቱም ጥምቀትን ገናን ፋሲጋን አንድ ላይ ተሰብስበን ስናከብር አንድ የሚሰማን ነገር ምንድነው? አብሮ መሆንን ፍቅር መሰጣጠትን አብሮ ማሳለፍን መያያዝን ያንን ሁሉ ያሳያል ብዬ አስባለሁ እና ለዚህም ሲባል እንግዲህ የቱንም ያህል ስራ ቢበዛብን በዓላት ሲመጡ ሁሉንም ትተን ወደ ቤተሰቦቻችን በልባችን ትልቅ እረፍት ስንል መመለሳችን የማይቀር ነው። ስለዚህ በዓላት ለኔ በጣም ከፍ ባለ ሁኔታ ደስታን የሚፈጥሩ በተለይ በልጅነት ወቅት ደግሞ የማይረሱት ትዝታዎችንም ትተውብኝ ሄዱ የምወዳቸው አጋጣሚዎች ናቸው። እና ይህንን ይመስላል እንግዲህ በጠቅላላ ለእኔ በዓል ወይም ደግሞ በዓላት ያላቸው ስሜት እና በዓላትን የምንረዳበት መንገድ ይሄን ይመስላል ማለት ነው። አመሰግናለሁ

እሺ ሰላም እንግዲህ ዛሬ ስለ ንጽህናችንን ስለ ግል ንጽህናችንን እናወራለን። ስለ ልብስ ማጠብ ነው እንግዲህ ስለዛ ልምዳችን ነው የምናወራው። ልብስ ምን ያህል ጊዜ ታጥባለህ? ተብዬ ብትጠየቅ መልሴ በሳምንት ውስጥ አንድ ጊዜ ወይም ደግሞ ሁለት ጊዜ ነው። አንድ ጊዜ ቅዳሜ ወይም ደግሞ እሁድን በልብስ ማጠቢያነት እጠቀማለሁ። ልብስ ማጠብ ለኔ ዝም ብሎ የቤት ውስጥ ስራ ብቻ አይደለም። ራስን መንከባከብና አዲስ ሳምንትን በንጽህና ለመጀመር እንደመዘጋጀት ነው የምቆጥረው። በሳምንት አንድ ጊዜ ማጠብ ደግሞ ጊዜን በአግባቡ ለመጠቀም ይረዳል። ሳምንቱን ሙሉ የቆሻሻ ልብሶችን ሰብስቦ በአንድ ቀን ማጠብ እና ውሃን ሳሙናንና ጉልበትን ይቆጥባል። ያ የልብስ ማጠቢያ ቀን ሲደርስ ልብሶችን በአይነትና በቀለም መለየት የራሱ የሆነ ስነ ስርዓት አለው። ልብስ በማጥበት ወቅት የሚሰማኝ ንጽህና ሽታ ልዩ ርካታ ይሰጠኛል። በተለይ ደግሞ ልብሶቼን ታጥበው በንጽህና በፀሀይ ሲሰጡ ንጹህ አየር ሲያገኛቸው ማየት ደስ ይለኛል። ንጽህና የጤና መሰረት ነው እንደሚባለው ንጹህ ልብስ መልበስ ለራሳችን ያለንን ክብር ይጨምራል። በሰዎች ዘንድ ያለንን ተቀባይነት ያሳድጋል። እንዲሁም በስራችን ላይ ሙሉ በራስ መተማመን እንዲኖርህ ነው ያደርጋል። አንድ ሰው ለምሳሌ ልብሱን በንጽህና ሳይዝ ቆሽሽው ሲወጣ የሚሰማው ስሜት አለ። ምክንያቱም ንጹህ እንዳልሆነ ከዛም ውጪ ደግሞ ከንጽህናም ባለፈ ጠረኑ ጥሩ ላይሆን እንደሚችል ሰዎች ሲያስተውሉትም ሊወዱት እንደማይችሉ ሊያስብ ይችላል። በተቃራኒው ግን ልብሱን በንጽህና የያዘና የለበሰ ሰው ከዚህ በተቃራኒ ጥሩ ጠረን እንዳለው ከሰው ጋር መቀላቀል እንደሚችል ሰዎች ቢያዩት እንደውም አለባበሱን ሊወዱለት እና በንጽህና መያዙን ሊያደንቁለት እንደሚችሉ ያስባል። ስለዚህ ልብስ ማጠብ እንግዲህ ከዛም ባለፈ ብዙ ጥቅሞች አሉት ብዬ አስባለሁ። ምክንያቱም ማጠብ እንደሚታወቀው ከዚህ ከልብስ ማጠብ ባለፈ የሚሰጠን የተለየው ነገር እንግዲህ ራሳችንን መውደዳችንና ራሳችንን ማክበራችንን ያሳያል። ልብስ ማጠብ እንግዲህ ትዕግስትን ያስተምራል የቆሸሹ ቦታዎችን በሚገባ ማሸት በንጹህ ዉሃ መለቅለቅ ወይም ማለቅለቅ እና በትክክል ማድረግ ጥንቃቄን ይጠይቃል። እኔ ልብስ በማጥብበት ወቅት ሙዚቃ ማዳመጥ ወይም ደግሞ በሀሳቤ ሳምንቱን መገምገም ደስ ይለኛል። ያ ሰዓት ስራ ብቻ ሳይሆን በራሴ ጋር የምሆንበትም የተረጋጋ ጊዜም ጭምር ነው። ልብስ አጥቦ ከጨረሱ በኋላ ደግሞ በትክክል አጥፎ ማስቀመጥ ወይም ደግሞ መተኮስ ሌላ የንጽህና አካል ነው። ንጽህና የተኮሰ ልብስ ለብሰን ወደ ስራ ወይም ደግሞ ወደ ትምህርት ስንሄድ የሚሰማን ስሜት በጣም ብሩህ ነው። ለዚህ ነው ቅዳሜ ወይም ደግሞ እሁድ ልብሶቼን አጥቤ ለቀጣይ ሳምንት የማዘጋጀው ምክንያቱም ሰኞ እለት የምናጥብ ከሆነ ማክሰኞ እለት ስራ ነው ሮብ ለስራ ነው። ስለዚህ እነዚህን ተታታዮች ቀናት ንጽህናችንን በደንብ ላንጠብቅ እንችላለን ተመልሶ ሊቆሽሽ ይችላል በተቃራኒው ግን እኚህን ቀን ለብሰን እሁድ እለት የምናጸዳው ወይ ብለው ቅዳሜ ልስልስና አሁን የምንጠብቅ የምናጥብ ከሆነ ይሄ ችግር አይኖርም ማለት ነው። ስለዚህ ቅዳሜ ወይም ልብስ እሁድን ልብስን አጥቤ ለቀጣይ ሳምንት አዘጋጃለሁ። በአጠቃላይ ልብስ ማጠብ የህይወታችን አንዱ አስፈላጊ ክፍል ነው። በሳምንት አንድ ጊዜ የምናደርገው የተግባር በስርዓት እንድንኖርና ስነ ስርዓት እንዲኖረን ሁልጊዜም በንጽህና እንድንታይ ያደርገናል ብዬ አስባለሁ። የሌሎች ስሜት እንግዲህ ምን እንደሆነ ባላውቅም እኔ ግን በተለይ ቅዳሜና እሁድ ልብስን ማጠብ እነዛን ደግሞ የቆሸሽው ቦታዎች ማስለቀቅ በደንብ ጊዜ የምሰጠው እና ደስ ብሎኝ የማደርገው ነገር ነው። ሰዎች እንደዚህ ይሰማችኋል የሚለውን አላውቅም። ግን እኔ በዚህ መንገድ ልብስ ማጠብ ወይም ደግሞ የልብስን ንጽህና መጠበቅን አረዳዋለሁ። ሁሉም ሰው ልብሱን ቢያጠብ ሁሉም ሰው ንጽህናውን ቢጠብቅ ቀኑን ይሁን ሳምንቱን በደንብ ፈክቶ ደስ ተሰኝቶ መዋል ይችላል ብዬ አስባለሁ። አመሰግናለሁ

ሰላም ዛሬ ደግሞ በሰዎች መካከል ያለን ግንኙነት ስለሚያጠነክረው ክብርን ስለሚያጎናጽፈው ትልቅ ስኬት እና እሴት ስለ ቃል መጠበቅ እናውራ ቃልህን ትጠብቃለህ? ተብዬ ብጠይቅ መልሴ አዎ ቃሌን መጠበቅ ለኔ ታማኝነት መገለጫ ብቻ ሳይሆን የስብእና የመሰረት እና ለሰዎች ያለኝን የክብር መለኪያ ነው። በእኔ እምነት የሰው ልጅ ትልቁ ሀብቱ ቃሉ ነው። ቃል ስንገባ ለሰዎች ብቻ ሳይሆን ለራሳችንም ጭምር ነው። አደርገዋለሁ ብለን የተናገርነውን ነገር በምናደርግ ጊዜ። ሰዎች በሰዎች በነዛ ሰዎች ወይም ቃሉን በገባንላቸው ሰዎች ዘንድ ምን ይመጣል በራስ መተማመንን እንገነባለን። መተማመን ደግሞ እንደ ውድ መስታወት ነው። አንዴ ከተሰበረ መልሶ ለመጠገን እጅጉን አስቸጋሪ ነው። ስለዚህ ቃል ከመግባታችን በፊት ይህንን ነገር ለማድረግ አቅሙና ጊዜው አለኝ። ብዬ ራሴን ጠይቃለሁ። ቃል ገብቶ ከመቅረት ቀድሞ እውነቱን መናገር ይላል የጨዋ መገለጫ። ቃሌን መጠበቅ በቤተሰቦቼ በጓደኞቼ በስራ ህይወቴ ትልቅ ቦታ አለው። ቃል አክባሪ ሰው ሁልጊዜም ይከበራል ይታመናል። እንዲሁም ደግሞ ለታላቅ ሀላፊነት ይታጫል። ቃሌን ስጠብቅ የሚሰማኝ የውስጥ እርካታ ታላቅ ነው። ምክንያቱም ቃሌን በመጠበቅ በጠበቅኩ ቁጥር ለራሴ ያለኝ ግምት ወይም ሰልፍ ስቲም እየጨመረ ይሄዳል። ሰው በቃሉ በሬ በገመዱ እንደሚባለው ቃሌን ማንነቴ የሚገልጸው። የገመድ አይነት መስመር ነው። የሰው ልጅ ቃሉን ሲጠብቅ አንድ ቃል ኪዳንን ያጠነክራል። ፍቅርን ከፍ ያደርጋል መተማመንን ያደርጃል ብዬ አምናለሁ። ምክንያቱም ሁል ጊዜ ቃል የምንገባው ለምንድነው? ለምናምነውና ማድረግ ለምንችለው ነገር ነው። የሰው ልጅ የማያደርገውን ነገር ቃል የሚገባ ከሆነ አንደኛ ቃላባይ ይሆናል። ሁለተኛ ለቃሉ ያልታመነ ይሆናል። ሶስተኛ ደግሞ ያንን ቃል የገባለትን ሰው ያጣል። ምክንያቱም ለሰዎች ቃል ገብተን ይሄን እናደርጋለን እንዲህ እንሆናለን ብለን ቃል ገብተን ያንን ቃላችንን ስናጥፍ ለኛ ያላቸው እምነት ይሸረሸራል። ምናልባትም ለምሳሌ በስራ ላይ ሆኖ ከሆነ ደግመን ስራ ለመስራት እንቸገር ይሆናል። ስለዚህ ቃልን እንግዲህ ማመንና ለቃል መታመን በጣም አስፈላጊ ነው። ስለዚህ ቃል ስንገባ እውነት አደርገዋለሁ ይሄ ነገር ለኔ የሚሆን ነው። ቃሌ ላይ ታምኜ መገኘት እችላለሁ የሚለውን ነገር በደንብ ማሰብ ያስፈልጋል ብዬ አስባለሁ። ቃላባይ ያተርፋል ቃላባይ ያጎላል ይባላል ስለዚህ። እንድናተርፍ ደግሞ ለቃላችን መታመን እሱ ቃል አክባሪ ነው እሱ እኮ ለራሱ ይታመናል እሱ ያለውን በጊዜ ይፈጽማል እንደንባል ቃላችንን መጠበቅ ያስፈልጋል። አንዳንድ ጊዜ ያልታሰቡ አጋጣሚዎች ቃላችንን እንድንጠብቅ ሊያደርጉን ይችላሉ። ቃላችንን በማንጠብቅ ሰዓት እንግዲህ በእንዲህ ያለ ወቅት ቀን ግን መደበቅ ሳይሆን ቀድሞ መረጃ መስጠት እና ይቅርታ መጠየቅ የክብር መንገድ ነው። ሁልጊዜ የቃላችንን እንጠብቃለን ማለት አይደለም በተለያዩ አጋጣሚዎች ለምሳሌ በችግሮች እኛ ላይ በተፈጠሩ ድንገተኛ አጋጣሚዎች ቃላችንን ሳንጠብቅ ብንገኝ። ነገሩን አድበስብሰን ደግሞ ወይም ደግሞ ተደብቀን ማለፍ ሳይሆን በደንብ ስላለው ነገር ማስረዳት መቻል ትልቅ ነው ብዬ አስባለው። ቃልን መጠበቅ ትዕግስትና ጽናትን ይጠይቃል። ለገባነው ቃል ታማኝ ለመሆን ብዙ መስዋዕትነት ልንከፍል እንችላለን። ነገር ግን ያ የምናገኘው የሞራል ልዕልና ከምንም በላይ ዋጋ አለው። ከወደቅነው ከተነሳነው ካጣውንም ነው ነገር በላይ። ከፍ ባለ ሁኔታ የሞራል ልዕልና እናገኛለን ማለት ነው። ቃልን መጠበቅ ከትንሽ ነገር ይጀምራል። በአምስት ደቂቃ አመጣለሁ ከሚለው አጭር ቃል ጀምሮ እስከ ትላልቅ የህይወት ቃል ኪዳኖች ድረስ። ሁሉም ነገር በቁም ነገር መያዝ ያስፈልጋል። ለምሳሌ አንድ ሰው የሆነን ሰው እንጋባለን እንዲህ እናደርጋለን ይሄን አደርጋለሁ ይሄን እሰጥሻለሁ እያለ ለሰዎች ቃል የሚገባውን ነገር የማይጠብቅ ከሆነ ያ ትልቅ ቃላባይነት ነው። ስለዚህ ቃሉን የሚጠብቅ ትውልድ ሲኖር ማህበረሰባችን በሰላምና በመተማመን ይሞላል። እኔም በቃሌ የምታወቅና የምተማመን ሰው ለመሆን ዘውትር እጥራለሁ። ይሄን አደርጋለሁ ብዬ ሳልጠብቅም አሉን። በአጠቃላይ ቃላችን ማንነታችን ነው የምንናገረውና የምናደርገው አንድ ሲሆን በህይወታችን ውስጥ ትልቅ ሰላምና ስኬት እናገኛለን። ሌሎች ለቃላቸው ይታመናሉ ወይ የሚለውን ነገር ለእነሱ ትቼው እኔ እንግዲህ በዚህ መንገድ ርዕሴን ላብቃ። አመሰግናለሁ።

የስራ ግምገማ ይደረግብሃል። ሰላም ዛሬ እንግዲህ በስራ ህይወታችን ውስጥ ስለሚገጥመኝ ትልቅ የእድገት እድል ወይም ስለ ስራ ግምገማ እናወራለን። የስራ ግምገማ ይደረግብሃል ተብዬ ብጠያቅ መልስህ አዎ የስራ ግምገማ በእኔ በስራዬ ላይ ያለኝን ጥንካሬ የምለካበት ድክመቴን የምረዳበት እና ይበልጥ ለማደግ ግብ የምሰንቅበት ወሳኝ መድረክ ነው የሚል ነው። ብዙ ሰዎች የስራ ግምገማን እንደ ፍተሻ ወይም እንደ ስህተት መፈለጊያ ሊያዩት ይችላሉ። ለኔ ግን ግምገማ ማለት መስታወት ነው። በስራ ሂደቴ ውስጥ ያሳካኋቸውን ውጤቶቻችን እንድበረታታ እንዲሁም ደግሞ ትኩረት ምሹ ክፍተቶችን አውቄ እንድታረም ይረዳኛል። ያ ግምገማ የት ደረጃ ላይ እንዳለን ማወቅ እንችላለን በዛ ግምገማ ማለት ነው። ስለዚህ ግምገማ ሲደረግብን ባወታይ መፍቻች ለመማር ዝግጁ ሆኜ ነው የምቀርበው። በግምገማ ወቅት እንግዲህ የሚሰጡኝ አስተያየቶች ወይም ፊድባክ የምንላቸው ለኔ በጣም ውድ ናቸው ይህን ብታስተካክል ይበልጥ ውጤታማ ትሆናለህ። የሚለው የስራ ባልደረባዬ ወይም መሪ እንደ ትልቅ ረዳት ነው ምቆጥረው። ግምገማ በስራ ቦታ ላይ ግልጽነትን ተጠያቂነትን እና ለራስ ያለን ለስራ ያለን ቫልዩ እንድንጨምር ያደርጋል። ይህም በስራዬ ላይ ያለኝን በራስ መተማመን ይጨምርልኛል። በተጨማሪ የስራ ግምገማ ለውይይት በር ይከፍታል በስራዬ የሚገጥሙኝን ተግዳሮቶች የምገልጽበት እና የሚያስፈልጉኝን ግብአቶች የምትጠይቅበት አጋጣሚ ነው። ግምገማ ማለት የሁለት ልጆች ግንኙነት ነው እኔም ስለ ድርጅቱ ወይም ደግሞ ስለ ስራው ያለኝን ምልከታ የማጋራበት ጊዜ ነው። ይህ ደግሞ በስራ ቦታ ላይ ያለውን ግንኙነት ይበልጥ ያጠናክረዋል ለጋራ ስኬትም መንገድ ይሆናል። ሰዎች አንዳንድ ጊዜ ሳይ ግምገማን የዚህ የመተቻቻ ወይም ደግሞ ሰው ነው ወይም መውቀሻ ችግር የመፈለግያ ያደርጉታል። ነገር ግን በእኔ እይታ ያው ቅድም እንዳልኩት ሰዎች ስለ ስራ ያላቸውን ቫልዩ ከፍ እንዲያደርጉ የሚያደርግበት ይሄ ነው ልክ ያ ነው ልክ ብለው እንዲተራረሙ ያለውን ነገር በደንብ እንዲረዱት የሚያደርግ እንጂ ዝም ብሎ መወቃቀሻ ቦታ ወይም ደግሞ መተቻቻያ ብቻ ነው ብዬ አላስብም። ስለዚህ ግምገማ ከተደረገ በኋላ ደግሞ የተሰጡኝን አስተያየቶች ወደ ተግባር መለወጥ ትልቁ ስራዬ ነው። በየጊዜው ራሳችንን ካልገመገምን ካላሻሻልን ባለንበት የሚቆም ልክ የተገደበው ውሃ ወይም ደግሞ ወንዝ እንሆናለን። እኔ ግን በየቀኑ አዲስ ነገር ለመማር የሻለ ባለሙያ ለመሆኑ ስለምተጋ ግምገማ እንደ ትልቅ የስራ እድገት እና መቀየሪያ ነው የማየው ምክንያቱም የሰው ልጅ በተገመገመ የተሻለ ነገር ባወቀ ቁጥር ስራው ያድጋል የሱ እውቀት ያድጋል ገቢው ያድጋል በአጠቃላይ ብዙ ነገሮች እየተቀየሩ እና እሱን ካለበት ነገር የተሻለ ደረጃ ላይ እየተገኘ ይሄዳል። በአጠቃላይ እንግዲህ የስራ ግምገባ የጥንካሬያችን ምስክርነት የድክመታችንም ደግሞ መድሃኒት ነው ምክንያቱም ማስተካከል ያለብንን ነገር የምናስተካክልበትም ስለሆነ ማለት ነው። እንግዲህ ግምገማን የሚወድና የሚቀበል ሰው ለስኬት በጣም ቅርብ ነው ብዬ አስባለሁ። ምክንያቱም እነዛን ነገሮች ተቀብሎ በኔጌቲቭ ወይ ከማየት ወይም በዛ ነገር ከማበሳጨት ይልቅ ራሱን ለመቀየር ለማሻሻል ሜጥርም ነው ብዬ አስባለሁ። እና እንግዲህ ግምገባን በዚህ መንገድ እረዳዋለሁ አመሰግናለሁ